በጣም ቅማማ ቅማም የበዛበት ምግብ እንኳን አላ አልጠቀምም አልወድም። ምክንያቱም ከመጠን በላይ ሲበዛ ብዙም ከጣዕምነቱ ተቀይሮ ወደሚያስጠላ ነገር ስለሚቀየር ብዙ ቅመማ ቅመም የሚበዛበት ምግብ አልጠቀምም። ነገር ግን በእያንዳንዱ ምግብ ላይ ይሄ የራሱ የሚያስፈልገውን ያህል ቅመም ቢኖረው ግን ደስ ይለኛል። የማያስጠሉም ቅመሞች አሉ አንዳንድ ሽታቸውም ጣዕማቸውም ላይ የማይረብሹ ነገር ከሆኑ ቅመሞችን እጠቀማለሁ። ቅመም የበዛበት ከሆነ ግን ብዙም ምርጫዬ አይደለም።

ጥርት ባለ ሁለት ቋንቋዎችን እችላለሁ አንድ አማርኛ ሁለተኛ ትግርኛ መጽሐፍ ማንበብ መስማት መናገር እችላለሁ ሁለቱንም ቋንቋዎች እንግሊዘኛ ግን ማንበብ መጻፍ መስማት እችላለሁ ለመናገር የተወሰነ የአክሰንት ነገሮችን የሚቀሩኝ ነገሮች ይኖራሉ። ስለዚህ አጠቃለይ ሁለት ቋንቋዎችን እችላለሁ በሶስተኛ ደረጃ እንግሊዝኛ ደግሞ ማንበብ መስማት እና መጽሐፍ እችላለሁ። ጠቅላል ባለ ነገር ግን በደንብ የምትተማመንበት ሁለት ቋንቋዎችን እችላለሁ